ቀትር ላይ ምን ትመገባለህ የሚለው ጥያቄ መልካም ጥያቄ ነው። ቀትር ላይ ብዙ ጊዜ አልመገብም ሲገኝ ማለት ነው ያ መክሰስ የሚባል ሰዓት የለም በእኛ ሀገር አልተለመደም። ቁርስ ምሳ እራት ነው የተለመደው እና ቀትር አልተለመደም ነገር ግን ሲገኝ ቀትር ላይ አሁን ሰሞኑን እየተመገብኩት ያለሁት ነገር ፍራፍሬ ነገር ነው። ሀባብ እየበላሁ ነው ከዛ ውጪ ቀለል ያለ ነገር ነው የምፈልገው። ወደ ሀባብ ወደ ፍራፍሬ አደላለሁ ከዛ ውጪ ግን ከተገኘ የምመገበው። ጥብስ የሆኑ ምግቦችን መመገብ ወደዛ አደላለው እና ቀትር ላይ ከሚመገባቸው ውስጥ። ሀባብና ፍራፍሬ ፍራፍሬና ፍራፍሬዎችና ካገኘው ፍራፍሬዎችና ጥብሳ ጥብስ የሆኑ ምግቦችን ወደ እነሱ አደላለሁ።

በነገራችን በነገራችን ላይ ይሄን ጥያቄ ስማርትፎን ትጠቀማለህ የሚለው? ይኸው ስማርትፎን ንጽጽር ነው። ስማርት ነው ለአንዱ አይሆንም እና። በተቻለ መጠን ስማርትፎን መጠቀም የሚጠላለህ ብዬ አላምንም እኔ መጠቀም በጣም እወዳለሁ። ይመቸኛል እና ስማርትፎን ለመጠቀም የተቻለኝን እያረኩ ነው። ይሄንን ተግባር ይሄንን አሁን እየሰራሁት ያለሁትንም ስራ ለመስራት ስማርትፎን የግድ ስለሆነ ማለት ነው። እና የትኛውም ሰው በተለይ አሁን ባለው ባለው ጊዜ የዘመናችን ሰው ከቴክኖሎጂ ጋር የዘመነ ቆንጆ የሆነ እቃ መጠቀም ይፈልጋል እና እኔም ከነዛ መካከል አንዷ ነኝ። በጣም እወዳለሁና መጠቀም እፈልጋለሁ። አሁንም እየተጠቀምኩ ያለሁት እሱና ነው። ስማርትፎን እጠቀማለሁ ማለት ነው

እሺ ምን አይነት መሳሪያዎች ትጠቀማለህ? ለሚለው ጥያቄ በጣም ብዙ አይነት መሳሪያዎች ሊኖሩ ይችላሉ። በጣም ብዙ መሳሪያዎችን የምንገለግልባቸው ብዙ አይነት መሳሪያዎች ሊኖሩ ይችላሉ። እና እነዛ መሰሪያዎች ደግሞ እንጠቀምባቸዋለን፤ እንገለግልባቸዋለን እና ምን አይነት መሳሪያዎች ትጠቀማለህ? ለሚለው በጣም በርካታ አይነት መሳሪያዎች እጠቀማለሁ የምንገለግልባቸውን መሳሪያዎች እቃዎች ከሆነ የጥያቄው ማለት ነው። መመገቢያ መሳሪያዎች ምግብ ማብሰያ ምናምን እነሱን እጠቀማለሁ። ከዛ ውጪ ግን መሳሪያ የምንለው ከሰው ጋር በሚገጥመን ነገር ለምንጠቀምባቸው የምንችላቸው ከሆነ እንደዛ የማደርግ ሰው አይደለም። ያው ሰላማዊ ሰው ስለሆንኩ ማለት ነው። የዛ ችግር እስካሁን አልገጠመኝም ያው እንዲኖረኝም አልፈልግም ያ መሳሪያ ነገር ግን የምገለግልባቸው በርካታ የሆኑ እቃዎች አሉኝ። በጣም በርካታ እቃዎች ማብሰያ፤ መመገቢያ፤ መኝታ ብዬ ልዘረዝራቸው የምችላቸው አሉ ስራ የምሰራባቸው፤ ብዙ መሳሪያዎች አሉ

ዝናብ ሲዘንብ ምን ታደርጋለህ? ውይ ይሄ ጥያቄ በጣም ወደኋላ ነው የሚመልሰኝ። ዝናብ ሲዘንብ ያለው ስሜት ደስ ይላል በነገራችን ላይ በተለይ ለመተኛት ያለን ጉጉት ያለን ፍላጎት። እና ዝናብ ሲዘንብ ምን ታደርጋለህ? የሚለው ጥያቄ እንደ ሁኔታው ይወሰናል። እንደ ቦታው እንዳለሁበት ቦታ ለምሳሌ ስራ ቦታ ላይ ምናምን ከሆነ ያው ስራችን በመተግበር ላይ ነው የምንገኘው። እንደ ሁኔታው ከዛ ባሻገር ቤት ውስጥ ካለው ግን ያው ለመተኛትና ተኝተን ያዘናቡን ለማዳመጥ ነው የምንፈልገው። ተግባር ላይ ካልሆነ ስራ ላይ ካልሆነ እንደዛ ነው የማደርገው። እና ዝናብ ሲዘንብ በቃ ማዳመጥ ላይ በቃ መኝታ ላይ ነው እንትን የምለው። እንደ ሁኔታው እንደ ቦታው እንዳለሁበት ሁኔታ ይወሰናል ያልኩት ለዛ ነው። እና ዝናብ ሲዘንብ ምን ታደርጋለህ? የሚለው ጥያቄ ዝናብ ሲዝንብ በቃ ስራዎች ይሰራሉ በቃ እሳት መሞቅ በዙሪያው እሳት መሞቅ እነዚህ የሚተገበሩ ተግባራት ናቸው

አዎ በሰአት በሰአት የምትደርስ ሰው ነህ ለሚለው ጥያቄ መልካም ጥያቄ ነው ሰው ራሱን እንዲፈትሽ እንዲገመግም ያደርገዋል፤ እና በተለያዩ ቀጠሮዎች ሰው ሰዓት ላይ እንዴት ነው የሚለውን ነገር እንዲመዝን ራሱን እንዲያይ ያደረገዋል እና በሰአት የምደርስ ሰው ነኝ አዎ። በጣም ሰዓት ላይ በቃ በጊዜ መድረስ ነው የምፈልገው በጣም በሰአቱ ለመድረስ ነው የምፈል እንትን የምለው ከዛ በኋላ አዎ በሰአት እደርሳለሁ በሰአት እደርሳለሁ በሰአት ነው እንትን የምለው የሆነ ነገሮችን የምናደርገው በጊዜ ውስጥ በጊዜ የተገደበ ነው በእቅድም ስለሚከናወን በተቻለ መጠን ሰአቴን በአግባቡ ለመጠቀም ነው ጥረት የማደርገው፤ እና በሰአት ነው የምደርሰው በሰአት ውስጥ ነው የማከናውነው ተግባራቶቼን እና ጊዜው እንዲቃጠልም ስለማልፈልግ እንደዛ ነው የምንቀሳቀሰው ማለት ነው።

ያን ያክል በጣም እንጥልሽ ሻርባ አይደለሁም ነገር ግን በተቻለኝ መጠን ያሉኝን ነገሮች በጥንቃቄ ለማስቀመጥ የተቻለኝን ከማድረግ አይነት ሰው ነኝ። እና ነገሮቼን በስርዓት ለማስቀመጥ እተጋለሁ በየጊዜው አደርጋለሁም ብዬ አምናለሁ። እና አሁን በጣም ብዙ እንትን ስለበዛ ነው እንጂ የሆነ ነገሮቼ በተቻለ መጠን በስራ በአግባቡ ለመጠቀም እተጋለሁ አደርጋለሁምና። ነገሮቼን በአግባቡ በአግባቡ ለመጠገብ ነገራቶቼን ለማከናወን ነው የምትጋው። እና ነገሮችን በስራ አታስቀምጣለህ ነው የሚለው ለአእምሮም እረፍት ነው። በነገራችን ላይ በትክክል ሲቀመጥ ነው ደስ የሚለው። እና ነገሮችን ስናይም ደስ ሚለኝ ያ ስለሆነ በተቻለኝ መጠን ነገሮችን በስርዓት ለማስቀመጥ እሞክራለሁ። ስለዚህ ነገሮቼን ተግባራቶቼን ብቻ አይደለም ቤት ውስጥ ያሉ የሚቀመጡ ነገሮችን በስነ ስርዓት በቅደም ተከተል በስነ ስርዓት ነው በስርዓት ነው ማስቀምጠው

ገንዘብ ትቆጠባለህ ይላል? በመጀመሪያ ደረጃ እኛ ጋ ሁለት አይነት የቁጠባ ስነ ስርዓቶች አሉ። አንደኛው ቁጠባ ዘመናዊ ቁጠባ ነው። ሁለተኛው ባሀላዊ ቁጠባ ነው። ባሀለዊ ቁጠባ ምንለው ምንድነው? አንዱ ወንፈል አለ። እቁብ እቁብ አለ። ከተማ ላይ በጣም በሰአት እየተደረገ ያለው እቁብ ነው። እቁብ በጣም ገንዘብ እንድቆጠብ ከሚያደርጉን ነገሮች መካከል አንደኛው እና ዋነኛው ነው። አስፈላጊም ነው ብዬ አምናለሁ። እና እቁብ ቆንጆ ነው። ስለዚህ በዛ በእቁብ እኔ ገንዘብ እቆጥባለሁ እቆጥባለሁ አስፈላጊ ስለሆነ ለተለያዩ ተግባራት አሁን በአንድ ደሞዝ ወይ እንዲህ ወዲያው አቅድን የምናደርገው እንትን አይኖርም በእቅድ ውስጥ ከዛ በመቆጠብ ነው የምናደርገው። አቅምም ስለሌለ ማለት ነው። እና ወደዛ አቅም ለማደግ ነው እየተሰራ ያለው። ስለዚህ ገንዘብ ያው ነገሮችን ለማከናወን የግዴታ መቆጠብ ስለሚያስፈልግ እቆጥባለሁ ማለት ነው። በቁጠባ ውስጥ ነው የማደርገው

እሺ በስራህ ላይ ምን ተግዳሮት አለ? ያለ ተግዳሮት የሚኖር ሰው አለ ብዬ አላምንም። ተግዳሮት ደግሞ ቆንጆ ነው ለሰው ልጆች አስፈላጊ ነው። ብዬ አምናለሁ እና ተግዳሮት መልካም ነው። የሰው ልጅ ተግዳሮት ያስፈልገዋል ብዬ ከሚያምኑ ሰዎች ወይ ከሚያምኑት ወገን ነኝና። እላለሁ ተግዳሮት ቆንጆ ነው። ወደፊት ያራምዳል ጠንካራ እንድንሆን ይሰራናልና። በእስራኤል ላይ በርካታ ተግዳሮት አለ። ለምሳሌ አሁን ሰሞኑን የተቸገርነው በቃ ሲስተም አልነበረም ከአማርኛ ምንስ ትርጉም እንዳለው አላውቅም። ሲስተም አልነበረም የሲስተም ስራ ስለሆነ የሚሰራው ይሄ ተግዳሮት ነበር። በጣም ችግር ነበርና በጣም ብዙ ሰብ መጥቶ ይመለሳል። ሰው ደግሞ ያን አይረዳውም ወይ ስራ ላለመስራት ምናምን ይመስለዋል። እና ግን ከእኛም ሳይሆን አንዳንዴ ከማእከል ከሚኒስተር መስሪያ ቤት ይዘጋል። በየጊዜው ስለሚ ራሱን አፕግሬድ ስለሚያደርግ ሲስተሙ ወይም በየጊዜው ስለሚታይ ስለሚፈተሽ ያለ በምንደረግበት ሰዓት አንድ ሳምንት ሁለት ሳምንት እንደዚህ ይቋረጣል። ሲቋረጥ ከባድ ነው። ሰው ያን አይረዳም መሬት ላይ ያለ ሰው አይገነዘብምና። ለስራ ላይ አንዱ ያለ ካሉ ተኩረቶች መካከል አንዱ ይሄ ነው ማለት ነው። ተግዳሮት አለ ማለት ነው።

መብረቅ ፈራ ፈራ ነው። እንዴ በስመአም ወልድ መንፈስ ቅዱስ። በነገራችን ላይ መብረቅ በተፈጥሮ እንትን መካከል ከሚያስፈሩን ልንፈራቸው ከሚገቡ የእግዚአብሔር ሰዎች መካከል አንዱ ነው። እና መብረቅ በጣም ያስፈራል የሚያስፈራም ግን ከተገኘ በጣም ጥቅም አለ ይላሉ ግን በጣም ብዙ ውድመትን ያደርሳል። እግዚአብሔር ይሰውርን ነው የሚባለው ከመብረቅ ጌታ ይሰውርን ነው የሚባለው። መብረቅ ያስፈራል አለመፍራት አይቻልም። መብረቅ ማየት አለብን ምናምን አሉን እንደሆነ ነገር እንደኩያችን መብረቅ መዳፈር አያስፈልግም። መብረቅ በጣም መፈራት የለበት ነገር ነውና። ልንፈራ ይገባል መብረቅን የእግዚአብሔር ድንቅ ስራ ነው። ይፈልጋል ይባላል በእኛ ሰይጣን እንደሚፈልገው ይባላል። እና መብረቅ እንዳይመታንም መጠንቀቅ ያው ያወቀ ሰው ይጠነቀቃል በዝናብ ሰዓት። እና መብረቅ ግዴታ መፈራት አለበትም የፈራ

የእቃ ቁጥጥር ታደርጋለህ የሚል ጥያቄ መጥቶልኛል። ካልተቆጣጠርን እቃዎቻችንን ያሉበትን ደረጃ አናውቅም ብዬ እላለሁ። በተለይ በቤቴ ውስጥ እቃዬን በትክክል አያለሁ። ያው ሁሌም ሳይሆን ግን ያው በተለይ ፊት ለፊት ያሉ እቃዎች ምን ጎደለ ምን አለ ምን የለም የሚለውን ነገር። በደንብ ነው የምመለከተው። እና ያንን አያለሁ ያንን የማየው አስፈላጊ ነው ብዬ ስለማምን ነው። እና መታየትም አለበት። እና እኔ የእቃ ቁጥጥር ከሚያደርጉት ወገን ነኝ አደርጋለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው ጥያቄ የት? ስብሰባ የምናደርገው ስብሰባ የትም ቦታ ይደረጋል በቤት ውስጥም ስራ ቦታ ይደ ስብሰባዎች ይደረጋሉ። የተለያየ ቦታ ይደረጋሉ። የተለያዩ ህብረቶች ስላለ እዛው እዛው ጋር ስብሰባ ይደረጋል። እና ምን ያህል ጊዜ ለሚለው? በስራ ቦታዬ ላይ ያለውን ግን ለመናገር ከሆነ። በስራ ቦታዬ ላይ ስራውን ለመገምገም የደረስንበትን ለማወቅ በተቻለ መጠን በሁለት ሳምንት አንዴ ስብሰባ እናካሂዳለን። በሁለት ሳምንት አንዴ አንዳንዴ በጣም አስፈላጊ ድንገተኛ የሆነ ተግባር ከመጣልን በዛ ሰዓት እናደርጋለን። በአጠቃላይ በወር ከሶስት ጊዜ ጊዜ ስብሰባ አካሄዳለሁ። ሶስት ጊዜ ያው ድንገተኛ ሆነ ላይ የሚለው እና ከዛ ባሻገር በአስራ አምስት ቀን የምናደርገው ስራ ግምገማ ነው። የምናደርገው አለ ለዛ ስብሰባ ሶስቴ እናደርጋለን ማለት ነው

ልብስ ምን ያህል ጊዜ ታጥባለህ ለሚለው ጥያቄህ? ልብስ በየጊዜው ሊታጠብ ይገባልና እኔ ልብስ በተቻለ መጠን በሁለት ሳምንት አንዴ ነው የማጥበው። በሳምንት አንዴ። በአጥብ ደስ ይለኛል ግን ጊዜ የለኝም። ጊዜ ስለሌለኝ በሁለት ሳምንት አንዴ ነው የማጥበው በአስራ አምስት ቀን ያለኝን በአግባቡ በመጠቀም ወደዛ አሻግረዋለሁ። እና በተቻለኝ መጠን እንደዛ ነው የማደርገው። ስለዚህ ልብስ በሁለት በምን ያህል ጊዜ በሁለት ሳምንት አንዴ በሳምንት በየሳምንቱ ይታጠባል። ግን ጊዜ ስለሌለ በሁለት ሳምንት አርድርጌዋለሁ እና በሁለት ሳምንት አንዴ ልብስ አጥባለሁ

ዋጋ ዋጋ ስንል በጣም በርካታ አይነት ዋጋ አለ ዋጋ የሚለው ቃል ምን ማለት ነው? የሰው ዋጋ አለ የሰው ዋጋው የክርስቶስ ደም ነው እላለው። ከዛ ባሻገር ዋጋ የሚለው ቃል ደሞ ስም የሰው ስም ይሆናል ዋጋ ምትባል ጓደኛ አለችኝ። ዋጋ ስል የአንድ እቃ ወይም የአንድ ንብረት ተመን ሊሆን ይችላል በምንገበያይበት ጊዜ። ዋጋ ስንት ነው እንላለን ዋጋውን እንጠይቃለን እና ያንን የሚያመላክት ነውና ዋጋን። በሶስት ነገር አይቻለሁ አንደኛ የኛ ዋጋ ለምሳሌ የሰው ልጅ ዋጋ ስንል የሰው ልጅ በክርስቶስ ደም ነው ዋጋው ዋጋው አይተካም አደል። ሁለተኛው ነገር ምንም ነገር ሊተካው አይችልም። ሁለተኛው የሰው ስም መጠሪያ ሊሆን ይችላል። ሶስተኛ ደሞ በምንገበያይበት ጊዜ የእቃው ተመን ምናወጣበት። ለምሳሌ አንድ እቃ ስንገዛ በስንት ነው ምንገዛው ስንል ያወጣለታል ዋጋ ማለት ነው። ዋጋ እንለዋለን ያለውን የእቃውን ተመን ማለት ነው። እንጂ ዋጋ በዚህ ቃል ይገለጻል

ኮምፒውተር የአማርኛ መጠሪያ የለውም። ኮምፒውተር በእንግሊዘኛ ነው። ኮምፒውተር ኮምፒውተር ኮምፒውተር ነው። እሱም እና ረጠጥ ተግባራትን ለማከናወን የሚያገለግል። በሰው እጅ ሳይሆን ህይወትን ከሚያቀሉ ነገሮች መካከል አንዱ ኮምፒውተር ነው

ጠዋት ምንድነው ምንድነው ስንል ጠዋት በርካታ ተግባራትን የምናከናውንበት ማለዳ። አሁን በማለዳ ደግሞ ፈጣሪን እናመስግን የምንጀምርበት። ቀኑን ለፈጣሪ የምንሰጥበት ነውና ጠዋት እስከ ሶስት ሰዓት ያለው ሰዓት ነው። ከዛ በኋላ አረፉ አድናው የሚባለው። ጠዋት መፍታት ነው። ለዚህ ነው የሚያሳልፈው ሰዓት ይሁን። ነውና ማለዳ ከእንቅልፍ የምንነሳበት እሱ ጠዋት ይባላል

መረጃ በየጊዜው የምንለዋወጠው ነገር ነው አስፈላጊ ነገር ነው እና መረጃ ስንል ለብዙ ነገር ይጠቅማል ያገለግላል። ጠቃሚ ነው እና መረጃ መልካም መረጃ ቆንጆ አስፈላጊም ነው። ሁሉም ነገር በመረጃ የተደገፈ በተለይ በዚህ ዘመን መረጃ አስፈላጊ ነውና መረጃ ቆንጆ ነው

እሺ በጀት ማለት በእቅድ በምንመራበት ጊዜ የሚያስፈልጉንን ነገሮች አስፍረን የምንይዝበት፤ ገንዘብን በተመለከተ፤ እቃን በተመለከተ ለማዋል የምናፍሰውን ነገር በእቅድ ስንሄድ እሱ በጀት ይባላል። ገንዘብ ነክ የሆነ ነገር ሲሆን እሱን ምን እንለዋለን በጀት ለአመት ይሄን ያክል ያስፈገኛል። ይሄን ያክል እስከዚህ እጠቀማለሁ። ይሄን ለዚህ አውለዋለሁ ይሄን ለዛ ብለን በዝርዝር የምናስቀምጠው የገንዘቡ እቅድ እሱ በጀት ተብሎ ለእለት ፍጆታ ይሆናል ለሳምንት ለወር ብለን የምናስቀምጠው እሱ በጀት ተብሎ

እሺ መጽሐፍ ስንል ጽሁፍ ሰው በተለያየ ጊዜ ይጽፋል። የጽሁፍ ስራ ያከናውናል። መጽሐፍ ማለት አንዱ ሲያጥር መጽሐፉ የተጠረዘውን ለማለት ነው። ሁለተኛ በእጅ ጽሁፍ መጽሐፍ እሱን ያሳያል። ሁለት ነገሮችን ያሳያል።

ምን ማለት ጥያቄ ነው? ትርጉሞችን ለማወቅ ለምሳሌ ያን ሰው የሆነ ቃል ቢጠቀም የዛን ጥርቼ ለመጠየቅ ምን የሚለውን ቃል እና ምን ማለት ያ ነው

ውሃ በተፈጥሮ የምናገኘው ለሰው ልጆች የሚሆነው ለእንስሳት ለሁሉም ህይወት ላላቸው ነገሮች የሚያስፈልግ ነው የሚያስፈልግ ነው። በሰውነታችን ውስጥ ራሱ ስጋ መስራት በሰው ልጅ አስተሳሰብ። እንስሣትም እና አዋ በጣም ውሃ አስፈላጊ መሰረታዊ ነገር ነው። ለሰው ሁሉ ያለው ነገር በአጠቃላይ ውሃ መሰረት ጠቃሚ ነውና። ውሃ ይጠቅማል ብዬ

ሩቅ ማለት በጣም ከእኛ በጣም በብዙ ኪሎ ሜትር ርቆ ያለውን መንገድ ለማመላከት የምንጠቀምበት ቃል ነው። ሩቅ ማለት

ሰላም ይህ ቃል በጣም ደስ የሚል ቃል ነው። ሰላም ማለት እና ሰላም ማለት አንደኛ ለሰላምታ እንጠቀማለን። ሰላምታ ሲጀምር ሰላም ከማለት ነው የሚጨምረው እና። በእንግሊዘኛ ሃይ ዌይም ሄሎ ማለት እንደማለት ነው ይሄ ሰላም ማለት ነው። ሰላማት ለሰው ልጆች ሁሉ የሚያስፈልግ ለሁሉ የሚያስፈልግ ነውና። ሰላም በነፃ ያለ የሚመስል። ዋጋው ነፃ ያልሆነ ከፈጣሪ የሚሰጥ ነውና። ሰው ሰላም ሲሆን ጤነነኛ ይሆናል። አደረለት ጤንነት ያመለከተው በነገራችን ላይ ሰላምና። ሰላም በጣም መሰረታዊ ነገር ነው ለሰው ልጆች ብየ አምናለሁ እና። ሰላም መልካም

የአፈጻጸም ግምገማዬ ዛሬ ነው። ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ይቀመጣል። የማለፍ ሰባት ወራትን። ያለፉ ሰባት ወራትን እንገማገማለን። ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ። አሁን ተስፋ አደርጋለሁ። ግን ተገኔ ሆኖ ተገን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ። ግቦች ለሚቀጥሉ ጊዜ እናዘጋጃለን። ተጨማሪ ሊኖር ይችላል። ወይም ምናልባት አዲስ ሚናዎች ይህ የእድገት እድል ነው። ከእርሱ መማር እፈልጋለሁ። ግልጽ ግንኝነት አስፈላጊ ነው። ስራዬን ለማሸል ቆርጫለሁ ማለት ነው። ይህ ማለት በስራ ላይ በየጊዜው ግምገማ ይካሄዳል። ያ ግምገማ በሚካሄድበት ጊዜ ደግሞ የሚሰማን ነገር አለ። ስለዚህ ጉጉት ይኖራል። ጉጉት ይኖራል በጉጉት ውስጥ ደግሞ ትጋት አብሮ ይጨመራል። እና ትጋት አብሮ ይጨምራል ይሄ ደግሞ አስፈላጊ ነገር ነው። እና ግምገማ በሚደረግበት ጊዜ አለቃ ጎናችን ነው የሚሆነው ከእኛ ጋር ይሆናል። ሲገመገም ያለፉ በርካታ ወራትን የስድስት ወር ሊሆን ይችላል የሰባት ወር ግምገማ ይካሄዳል። እና በዛ ግምገማ ምን ጠንካራ ጎን ነበረ? የቱ ጋ ጠንካራ ጎን ነበረ? ወይም ጥሩ ተሠርቷል ጥሩ አፈጸጸም ላይ መጥቷል ደግሞ የቱ ጋ መሻሻል አለበት? መሻሻልስ ደግሞ የትኛው እ የት ሲሻሻል ደግሞ አሉንታዊ አዎንታዊ አስተያየትስ? ምን ምን አለ? አሉታዊስ ከዛስ በኋላ እነዛን ደግሞ ጠንከር አድርጌ ወይም ይዤ ምን ማድረግ አለብኝ? ከዛ በኋላ የመጡ አስተያየቶችን ልቀበል ጥሩም ከሆነ ለማስተካከ ለመቀጠል በጎ ከሆነ ደግሞ ጥሩ ያልሆነ ነገር ካለ ደግሞ ምን አደርጋለሁ? አስተካክላለሁ። በጎ የሆኑ ካሉ ግን እዛ ጋ የመጣ አስያየቶችን ተቀብዬ ግቦችን በሚቀጥለው ድጋሚ በማዘጋጀት በማዘጋጀት የደሞዝ ጭማሪ ሊኖር ይችላል። ያንን ተስፋ አደርጋለሁ። ምናልባት ደግሞ ከዛ በሻገር ደግሞ አዲስ ተጨማሪ ግብ ሊኖር ይችላል። የማደግ እድልም ይኖራል ከዛም ባሻገር ደግሞ በተለይ አለቃችን መልካም የሆነ አለቃ በጎ የሆነ አለቃ ከሆነ ደግሞ ከእሱ ለመማር። ግልጽ ግንኙነት። በቃ ምንም ያልተበላሸ ያልተበረዘ መልካም የሆነ ግንኙነት እና አሁን ከዚህ ቀደም ሲሰራ ከነበረው በተሻለ ለመስራት የበለጠ ትጋትን የምናሳይበት መሆን ያስፈልጋል

እሺ የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ። እሰራለሁ ቡና መጠጣት እጨምራለሁ አእምሮዬ ሁል ጊዜ እየሰራ ነው። ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ሁል ጊዜ ለስራ ነው ሁሉን። ግዜ ለስራ ነው ባልደረቦቼም እንዲሁ ናቸው እርስ በርስ። እናበረታተለን ትንሽ ጊዜ ይቅራል በደንብ መስራት አለብን። ስጦታዎች መኖሪያ ይችሉን ጊዜው። ሲደርስ እፎይታ ይሰማናል ይሰማኛል አሁን ግን መታገል አለብኝ ይላል። ጋር ይሄ ነገር በጣም ለሰው ልጆች አስፈላጊ ነው። መልካም ነው። ጠቃሚ ነው እና ጊዜያችን የስራ ጊዜ በጣም በገደብ የተወሰነ ሲሆን። በጣም ውጥረቱ ይጨምራል በተለይ ግባችን በጣም ከፍ ያለ ከሆነ እሱን ለማጠናቀቅ የተቻለውን ነገር የምንችለውን መንገድ ሁሉ እንሄዳለን። እና መዘግየት ደግሞ የለብንም። ማርፈድ የለብንም። በጣም ደግሞ ካረፈድን ደግሞ ያንን ለሟሟላት ምን እናረጋለን? በጣም እንነቃለን በጣም እንበረታለን በጣም እንሰራለን አእምሮአችንን እናሰራለን ትኩረት እንጨምራለን። አሁንም ትኩረት አሁንም ትኩረት ከዛስ ከስልካችን ጋር ያለው ግንኙነት ይቋረጣል። ለምን? ያለንን ጊዜ በሙሉ ምን ላይ እያጠፋን ነው ስራ ላይ እያጠፋን ነው። እርስ በእርስ ደግሞ ከባልደረቦቻችን ጋር በርታ በርች እየተባባልን አሁንም ትኩረታችን ሁሉ ማን ጋር ይሆናል ስራችን ላይ ሊሆን ይችላል። ግባችን እስኪመታ ድረስ የምንፈልገው ነገር ጋር እስኪመጣ ድረስ በደንብ እንሰራለን። ስህተቶች መኖር አይችሉም ይኖሩ የማይገባ ምክንያቱም ትኩረታችን በሙሉ ምን ጋ ይሆናል ስራው ላይ ይሆናል

አስቀምጥ ስንል በትረ አስቀምጥ ስንል ማስቀመጥን አንድ ቦታ ላይ አንድን እቃ ቦታው ላይ ማኖርን ማኖርን የሚያመላክት ነው ማኖርን ቦታው ላይ እንዲቆይ እረፍት እንዲያደርግ ለምሳሌ ሰው ሊሆን ይችላል። እዚህ ጋር አስቀምጥ ስንል አስቀምጠው ወይ አስቀምጪው ስንል እሱ ጋር እረፍት ያድርግ ይቀመጥ ማለት ነው። ይቀመጥ ይኑር እዛ ጋር እረፍት ያድርግ ማለት ነው። ነገር ግን ቦ እቃ ከሆነ ደግሞ ቋሚ የሆነ እቃ ቦታ ላይ ይችላል እዛ ጋር ይቀመጥ አስቀምጡት ነው ቀን ይቀመጥ ማለት ነው

ገንዘብ ገንዘብ በርካታ ተግባራትን ለማከናወን የሚረዳን የሚጠቅመን የሚያስፈልገን ነውና። ገንዘብ ብዙ ነገሮችን የምናከናውንበት ነው የምንገለገልበት ነው የሚያገለግለን የሚጠቅመን ነው። እና ገንዘብ ለሰው ልጆች አስፈላጊ ነው ጠቃሚ ነው ብዬ አምናለሁ። ያገለግላል ይጠቅማል ተግባር ያው የሚሰራው ለእዛ ስለሆነ ነገር ግን ገንዘብ እንሰራዋለን እንጂ ገንዘብ ሊሰራን አይገባም ይላል። ምክንያቱም ያው በቃ ሰው ለገንዘብ ብሎ ብዙ ነገር እየሆነ ነው ያ አላስፈላጊ ነው። ግን ገንዘብ ነገሮችን ለማድረግ ጉልበት የሚሆነን የሚያክል ለማድረስ ለምሳሌ። ለምሳሌ ለመግዛት ሀይል ነው ገንዘብ ነው ያለ ገንዘብ ልንገዛው አንችልም። እኔ ለማከናወን ህይወትን ከሚያቀሉልን ነገሮች አንዱ ገንዘብ ነው ማለት ነው

ሰዓት ስንል ሰዓት ጊዜን ለመለካት የምንገለግልበት የምንጠቀምበት ነው ሰዓት። እና ሰዓት ለሰው ልጆች አስፈላጊና ጠቃሚ የሆነ ነገር ነው። ጠቃሚ የሆነ ነገር ነው። ስለዚህ ነገሮችን በጊዜ ለመለካት የሚያገለግልህ ወይም የጊዜ መለኪያው ሰዓት ነው። የጊዜ መለኪያው። ጊዜን የምንለካበት ምንድነው? ሰዓት የጊዜ መለኪያው እሱ ሰዓት ይባላል።

እሺ ክፍያ የሚለው ይሄ ቃል በጣም ጠቃሚ የሆነ ቃል ነው። ክፍያ ማለት አንድ ሰው ላደረገው ተግባር የምንሰጠው የምንሰጠው ላደረገልን ለምሳሌ አገልግሎት ሊሆን ይችላል ወይም ደግሞ ለሰጠን ነገር ለሰጠን ነገር፤ ለተደረገልን ነገር የምናሰጠው ክፍያ ለምሳሌ አንድ ካፌ ገብተን ምግብ ቤት አንድ ምግብ ቤት ገብተን ምግብ እንመገባለ፤ ከተመገበን በኋላ ምን እናረጋለን፤ እንከፍላለን እንሰጠዋለን፤ የገንዘቡን የዋጋውን ተመን ማለት ነው። እሱ ክፍያ ይባላል ወይም እቃ በምንገበያይበት ጊዜ፤ በምንገበያይበት ጊዜ የወጣለት የዋጋ ተመን አለ። ያንን የዋጋ የዋጋትን ለባለቤቱ ምን እናደርጋለን እንሰጣለን እሱ ምን ይባላል ክፍያ ይባላል። ስለዚህ ክፍያ በዚህ መልኩ ይገለጻል።

ስኳር የምንለው በጎ በጎ እናንሳ ስኳር ማለት ቡና ወይም ሻይ በምንጠጣበት ጊዜ እንዲጣፍጥልን የምናስቀምጠው የምናስገባው እሱ ምን ተብሎ ይጠራል ስኳር ተብሎ ይጠራል። ስኳር ተብሎ ማጣፍጫው ከዛ ባሻገር። ስኳር በሽታ ሊሆን ይቻላል አሁን እግዚአብሔር ከሱ ይሰውረን ይጠብቃል በኢየሱስ ክርስቶስ ስም ስኳር በሽታም ነው። በሰውነታችን ውስጥ ያለው። እንዴት እንደሆነ እሱን ብዙም ጥልቅ የሆነ መረጃ ባይኖረኝም ግን ያው በሽታ መሆን ነው። ከዚህ ፈጣሪ ይጠብቅ

ሙዝ ሙዝ ደግሞ የሰው ልጆች ከሚመገቧቸው ፍራፍሬዎች መካከል አንዱ ነው። ውስጥ ጠቃሚ ነው ለብዙ ነገር ያገለግላል። እና ጠቃሚ ነው ጠቃሚ ነው አስፈላጊ ነው ሙዝ። ይጠቅማል ለሰዎች ያገለግላል። እና ፍራፍሬ ጋርም ሆነው ምድቦች መካከል አንዱ ሲሆን። ለመመገብ ከሚያገለግሉ ከሚጠቅሙ ነገሮች መካከል አንዱ። ሙዝ ነው ሙዝ

ሰማያዊ የሚለው ቃል በጣም ደስ የሚል ቃል ነው ሰማያዊ ሲል አንድም ሰማያዊ የሆነ ቀለምን የሚያሳይ ነው። ሰማያዊ የሆነ ቀለምን ከዛ ባሻገር ሰማያዊ የሚለውን በምድር ሳይሆን በላይ ያለው በሰማይ ያለው በአምላክ ዘንድ ያለውን መልካምና በጎ ነገር የምናስብበትን የሚያመላክት ነው ብዬ አምናለሁና። ሰማያዊ ሲል በጎ ነገርን በሰማይ ያለውን በአብ ቀኝ ያለውን በእግዚአብሔር ዘንድ ያለውን ያንን መልካም ነገር። የምንሻበት ነው ብዬ አስባለሁ አምናለሁ ያንንም እና ሰማያዊ ማለት ያ ነው

እሺ ስልጠና የምንለው ነገር ለሰው ልጅ በጣም ጠቃሚና አስፈላጊ ነገር ነው። ስልጠና ጠቃሚ ነው ስልጠና የሰው ልጆች ክህሎት የሚያዳብር የሰው ልጆች ክህሎት የሚጨምር ነው። ስልጠና በተለያየ ጊዜ ይሰጣል ይካሄዳል። የአጭር ጊዜ ስልጠና የረጅም ጊዜ ስልጠና የአጭር ጊዜ ስልጠናዎች ክህሎትን ለመጨመር ለማሳደግ አሪፍ ናቸው። ከሰዎች የተለያዩ ነገሮችን ለማግኘት ከዛ ባሻገር ግን ስልጠና ከሰው ልጆች የህይወት ተሞክሮ የምናደርገው። ልውውጥ ነው። እና ስልጠና ትምህርት ተኩር እና ህይወት ተኩር ሲሆን በጣም አሪፍ ነው። በተግባር ላይ የተመሰረተ ቢሆን ይመረጣልና ስልጠና የምንለው ያንን እውቀት የምንጨምርበት የምናዳብርበት ክህሎታችን የምናዳብርበት ያ ስልጠና ይባላል

አሳ የምንለው በውሃ ውስጥ ከሚኖሩ የነፍስ ካላቸው ነገሮች እንስሳት መካከል አንዱ ነው። አሳ በጣም ለሰው ልጆች ጠቃሚ ነው። በባህር ላይ የሚኖር በውሃ አካለት ላይ የሚገኝ ነው። ለሌሎች ምግብ ነው እሱም ደግሞ ለእኛ ምግብ ነው ይታወቃል። የህይወት መስተጋብር በዛ ይተሳሰራልና። አሳ በጣም ጠቃሚ ነው ለሰዎች የሚያገለግል ነው። ለሰዎች የሚጠቅም ነው ለሰዎች የሚረዳ ነው። ለኢኮኖሚያችንም የሚጠቅም ጠቃሚ ከሆኑ ነገሮችን መካከል አሳ አንዱ ነው በጣም ለሰው ልጆች። የአሳ ዘይት ለምሳሌ በጣም ጠቃሚ ነው። እና በውሃ ውስጥ የሚኖር ነው። ለሰው ልጆች አንተ አሳ ነህ ስል ምን እያለሁ ነው? ውሃ በጣም ትወዳለህ በውሃ ውስጥ መቆየት ሸወር ሲታጣብ ምናምን ውሃ የሚወድ ሰው ከሆነ ነህ። ይሄ ሰው እኮ አሳ ነው እንላለን እና። አሳን በዚህ መልኩ አየዋለሁ

አያት ስንል አያት የሚለው ቃል ብዙ ነገር ያስታውሳል። ሁለት ነገር ሊያስታውሰኛል። ለምሳሌ አያት ስል አያት ስል በእናት የእናት እና የአባት እናት እና አባት እናቴም እናት እና አባት የአባቴም እናትና አባት እነሱ አያት ተብለው ይጠራሉ አያት አያት ተብለው ይጠራሉ። ያው የዘር ሀረጋችን በእነሱ ይጠራል በተለይ በወንዶች በአባቶች ይጠራል። በእኛ እና የእገሌ ዘር ነው የእገሌ ልጅ ነው ይባላል። ለምሳሌ አያታችን የአባቴ አባት ቢኖር። የአባቴ አባት ካል ምን ናት ከተባለ ልጄ ናት ነው የሚለው እንደ ልጅ የሚመኩባቸው ናቸው። እና አያት በጣም በቅምልል ከሚያሳድጉት አንዱ ነው። ሌላው አያት ደግሞ ሰፈር ነው ሰፈር አያት የሚባል ሰፈር እኛ ጋር አለ። አካባቢ መጠሪያ ነው አያት ማለት ነው። እና አያት የእናት ወይም የአባት እናት እና አባት እነሱ ሁለቱ አያት ተብለው ይጠራሉ

እሺ አይን ስንል የሰውነት ብርሃን ነው። አይን አይን ለሰውነት ብርሃን ናት። አይን አይን አይን የምንመለከትበት ነው የምናስተውልበት ነው። አይን ስንል ውስጣዊ አይን እና ውጫዊ አይን አለ። ውስጣዊ አይን የምንለው ማስተዋል ሊሆን ይችላል። የምንገነዘብበት ሊሆን ይችላል ከዛ ነገሮችን የምንረዳበት መንገድ በአንድ በኩል ሳይሆን በተለያየ መንገድ ስንረዳ እሱ የተለያየ እይታ ይባላል። ከዛ ባሻገር ውጫዊ ነገሮችን አሁን በተፈጥሮ እንዲሁ የምናየው የተለያዩ ነገሮችን የምንመለከትበት አይን እሱን አይን እንለዋለን ማለት ነው። እና አይን በጣም ለሰው ልጅ አስፈላጊነት የሰውነት ብርሃን ናት ይላል። ታላቁ መጽሐፍ እና አይን በጣም ጠቃሚ ነገር ናት ማለት ነው

ሪፖርት የምንለው የተሰጠን ማንኛውንም ተግባር ስናከናውን የሚሰጥ ሊኖረን የሚችለው ግብ አለ። ወይም ተግባር ዝርዝር ተግባራትን በውስጡ አቅፎ የሚይዝ ትልቅ የሆነ አንድ ግብ ይኖራል። ያንን ግብ በምናከናውንበት ሰዓት እያንዳንዱን እንቅስቃሴ ለበላይ ሀላፊያችን ወይም ላለንበት ሁኔታ ምን እንይዛለን ሪፖርት እንይዛለን ምን ጋር ደረስን የሚለውን ነገር እሱ የምናስቀምጠው የዝር የዝርዝር ተግባሩ ውጤት እሱ ምን ይባላል? ሪፖርት ይባላል ሪፖርት ይባላል። እና ሪፖርት የምንለው። እቅድ ይኖረናል ከዛ በኋላ ያ የእቅድ ወደ ተግባር ተመንዝሮ የምናከናውነው ተግባር ውጤት እሱ ሪፖርት ተብሎ ይጠራል ማለት ነው

ኦኬ አማርኛ የምንለው ቋንቋ ነው ቋንቋ ደግሞ መግባቢያ ነው። መግባቢያ ደግሞ ሰዎች ከሰዎች ጋር ባላቸው ማህበራዊ የተለያዩ ነገሮችን ለማከናወን መጀመሪያ በቋንቋ ነው የሚነጋገሩት። በቋንቋ ነው ከቋንቋዎች ውስጥ በአለማችን ላይ በርካታ የሆኑ ቋንቋዎች አሉ። ከነዛ ውስጥ አንዱ አማርኛ ነው አማርኛ ደግሞ በኢትዮጵያ ከኢትዮጵያም በሰሜን ክፍል ያለ ሲሆን በሀገራችን ደግሞ አንዱ የፌደራል የስራ ቋንቋ ከሚባል ውስጥ አማርኛ ይመደባል ማለት ነው። እና አማርኛ አልችልም ስል አማርኛ ምንም አይደለም። ቋንቋ አልችልም ማለት ነው። አማርኛ ቋንቋ ሁሉም መቻል አይጠበቅበትም። ያ ሁሉ በአፍ መፍቻ ቋንቋ አማርኛ ሊሆን ስለማይችል ማለት ነው። እና አማርኛ አልችልም ስል አማርኛ ቋንቋ በደንቡ አላወራም እንደማለት ነው ብዬ እላለሁ

ዶሮ ስንል ዶሮ የቤት እንስሳ ናት እንቁላል የምትጥልልን እንቁላል ደግሞ አቅፋ የጠለችውን እንቁላል ደግሞ አቅፋ ጫጩት የምትሰጠን ናትና። ዶሮ ሴት ከሆነች ነው ወንድ ከሆነ ደግሞ ይደልብና ለስጋ የሚውል ነው። ሴቷም ለስጋ ትውላለች ግን ይበልጥ ለእንቁላል ነው የምንፈልጋት እኛ ጋር። እና ዶሮ በጣም ጠቃሚ ነው የቤት እንስሳ ናት እና ቁሻሻ ነገር ምናምን ማለት የተራራፈ ምግብ አይደፋም ዶሮ ካለች እሷ ትመገበዋለች። በእንክብካቤ እንድትኖር እናደርጋታለን። እና ዶሮ ይህን ይመስላል በሀገራችን ላይ ባለው ተለምዷዊ ተግባር የምናከናውነው ለዶሮ ያ ነው። እና ዶሮ ጠቃሚ ናት ወንድ ሴት አለ ሴቷ እንቁላል ትጥላለች እንቁላሉን ለምግብነት ይውላል። ከዛ ከታቀፈችው ደግሞ ጫጩት ሆኖ ሌላ ብዙ ዶሮዎችን ደግሞ እንድናገኝ ያደርጋል እነዛ ሌላ ብዙ ዶሮዎች ደግሞ ወንድ ሴት ሆኖ ደግሞ አገልግሎት ላይ ይውላሉ ማለት ነው። እና ዶሮ ጠቃሚ ነው

ምርት የሚለው ቃል ምን ማለት ነው? አንድን ተግባር ካከናወንን በኋላ የምናገኘው ውጤት ለምሳሌ አምራቾች ይኖራሉ ቅድም ለምሳሌ ስለ ዶሮ እያወራን ነበር። ዶሮዋ ታመርታለች ምን እንቁላል ወይም ደግሞ ሌላ ተጨማሪ ዶሮ ማለት ነው። አርብቶ አደር እንደሆነ ግን ምርት ነው ምንለው በቂ የሆነ ምርት ብለን ነው የምናነሳው ለምሳሌ እንቁላል እንደ ግብ እንደ ምርት ስለሚታይ ማለት ነው። እና ምርት የምንለው የምናገኘው በተግባር ላይ ሊውል የሚችል የተለያዩ ግብአቶችን በመውሰድ የምናገኘው ውጤት ነው። እሱ ምርት ይባላል። ወይም ደግሞ። ሰብሎች ሊሆን ይችላሉ የምግብ እቃዎች ሊሆን ይችላሉ የተለዩ እቃዎች በፋብሪካም የሚሰሩ ሊሆን ይችላል። እነዛ ስራዎች ተሰርተው መጨረሻ ላይ የሚመጣልን ጠቃሚ የሆነ ምርት እሱ ምርት እንለዋለን። ለምሳሌ ሳሙና ድስት ሊሆን ይችላል እህሎችስ? ምን ጤፍ የእህል ዘር ቲም ፍራፍሬዎች ሊሆኑ ይችላሉ ጥራጥሬዎች ሊሆኑ ይችላሉ። እነዛ ምርት እንላችኋለን ምርት እንላችኋለን ተደክሞላቸው መጨረሻ ላይ የሚመጣ ውጤት። ለምሳሌ አንድ ገበሬ ዘር ይዘራል ከዘራ በኋላ ምን ያረጋል? ያ ዘር ዘርቶ ዝናብ ይጠብቃል ከዛ በኋላ መጨረሻ ላይ ደርሶለት አጭዶ ከዛ የሚያመጣው ስንዴ ሊሆን ይችላል። ጤፍ በቆሎ እሱ ምን ይባላል መጨረሻ ላይ ምርት ይባላል ማለት ነው። ምርት ይባላል

ሀሙስ ማለት ከሳምንቱ አራተኛው ቀን ነው። ሰኞ የመጀመሪያው ቀን ሲሆን ሀሙስ ደግሞ አራተኛው ቀን ነው። ይሄ አራተኛው ቀን ደግሞ ያው የሳምንቱ ከሳምንቱ አጋማሽ ላይ የሚገኝ ነው ብለን የምንለው ነው። ለምሳሌ ምክንያቱም የሳምንቱ ቀናት ሰባት ናቸው። ሀሙስ ደግሞ አራተኛ ከሆነ መካከለኛ ነው። አካፋይ የሆነ ቀን ነውና ይህ ሀሙስ የቀን ቅዱስ ተብሎ የሚጠራ በጣም ብዙ ደስ የሚል ነው እና ሀሙስ የቀን ቅዱስ ነው። አራተኛው ቀን ነው። ሐመሰ ይላል። መልካም የሆነ ቀን ነው። መልካም የሆነ ቀን ነው ማለት ነው። ደስ ይላል ሀሙስ

ዛሬ ማለት አሁን ያለንበት እለት ማለት ነው። ዛሬ አሁን ያለንበት አሁን መስራት ያለብን በርካታ ስራ ሊኖር ይችላል። ያንን በጊዜ ገደብ እናስቀምጣለን እነዛ ስራዎች ደግሞ በየእለት የተሸነሸኑ ናቸው። ትናንት ሀላፊን የሚያመለክት ነው። ዛሬ ደግሞ አሁንን የሚያመለክት አሁን ያለንበትን የሚያመለክት ነው ማለት ነው። እና ዛሬ የምንለው የአሁኗን ቀን አሁን እያሳለፍንበት ያላታ ያለችውን ይቺን ሁኔታ ይቺን ቀን ጊዜ ዛሬ ይቺን ቀን ዛሬ እንላታለን። እየኖርንበት ያለውን ቀን እየኖርንበት ያለውን ቀን እሱን ዛሬ ብለን እንጠራዋለን

መኪና ወይም በእኛ አግር በጣም ገጠር ላይ ያሉ ሰዎች መሂና ብከው ይጠሩታል። በተለያየ ቋንቋ መኪና ይጠራል። መኪና አማርኛ ነው። ኑኮንካ መኪና ያጊቲቲስ ማለት በድሮ ዘይ በጋወ በወላይተኛ ወይ በጋሞኛ መኪና ወይ ተብሎ ይጠራል መኪና ተብሎ ይጠራል፤ እና መኪና በኦሮምኛ ፈርፈና ተብሎ የሚጠራ ነው መኪና። መኪና ለምን ይጠቅማል ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ ለመጓጓዝ ያገለግላል። ለመጓጓዣ ከሚያገለግሉ ዘመናዊ እቃዎች መካከል አንዱ መኪና ነው። መኪና ሰዎችን እቃን ከአንድ ቦታ ወደ ሌላ ቦታ የማጓጓዝ ስራ ይሰራል ያዘዋውራል፣ ያሸጋግራል፣ ያንቀሳቅሳል ማለት ነው፤ እና መኪና ጠቃሚ ነው በጣም መሰረታዊ ከሆኑ እቃዎች መካከል የሚመደብ ነው ማለት

ትርፍ የምንለው በጣም አንድ ሰው የተለያዩ ተግባራትን አከናውኖ ወጪ አውጥቶ ወጪዎችን አውጥቶ ከዛ በኋላ ተግባር ላይ አውሎት በተግባር ላይ ከዋለ በኋላ የሚመጣው ውጤት ካወጣው ወጪ በላይ ሲሆን እሱ ከጠበቀው ካሰበው በላይ ሲሆን ያንን ትርፍ እንለዋለን። ካወጣው ወጪ ለምሳሌ አንድን ተግባር ለመተግበር ያወጣው ወጪ አለ፣ የወሰደበት ጊዜ አለ፣ ያወጣው ጉልበት አለ እሱን ሁሉ አስቦ ከዛ በላይ ለምሳሌ ካወጣው እጥፍ ሲሆን እሱ ያወጣውን ወጪ ጊዜውን ሁሉ ቀንሶ ያገኛት ያቺ ገንዘብ ያቺ ነገር ምን ተብላ ትጠራለች ትርፍ ተብላ ትጠራለች ካወጣው ወጪ በላይ ሲሆን ማለት ነው።

ማየት ማለት መመልከት ነው መመልከት ደግሞ ማየት ሁለት ነገርን ይይዛል ማስተዋልን እና ዝም ብሎ እንደዚህ በገረፍታ ማየትን እና ማየት ከአስተውሎት ጋር ከመረዳት ጋር ይገናኛል ብዬ አስባለሁ። እና ሰዎች ሲገነዘቡ ሲረዱ የምንሰጣቸው አንዱ ቦታ ያ ነውና አስተውሎትን ተገንዝቦትን ይይዛል ብዬ አስባለሁ

አሮጌ ማለት ተጠቅመን ተገልግለንበት ጊዜው ሊያበቃ ወይ እንደታለመልን አላማ ተገልገልንበት ሊያበቃ ጥቂት የቀረው ወይም የተገለገልንበት እቃ እሱ ልብስ ሊሆን ይችላል እቃ ሊሆን ይችላል የቤት ውስጥ መከልከያ እቃ ሊሆን ይችላል። እሱ አሮጌ ተብሎ ይጠራል ከተገለገልንበት በኋላ ያለው የእቃው ውጤት እሱ ምን ተብሎ ይጠራል? አሮጌ ተብሎ ይጠራል ማለት ነው

እናት ማለት ከፈጣሪ በታች ያው የምትፈጥረን ከአባታችን ጋር ሆኖ ወደዚህ ምድር ለመምጣት ምክንያት ከሚሆኑ መካከል አንዷ እናት ናት ዋነኛዋ ትልቁን ቦታ የምትዘው የምት ናት። እናትና እናት ለሰው የሰው ልጆች በተለይ ሀበሻ ለእናት በጣም የተለየ ቦታ አለው። እናት ወደዚህ ምድር የምታመጣን ሰው እናት ናት። ለእናት ምንም ቃል የለም በዚህ ምድር ላይ። እናትን ሊግልጽ የሚችል አጭር ቃል እናት ሁሌም ልዩ ናት። የሰዎችን ወደ ምድር የምታመጣ ለዘጠኝ ወር የምትሸከም ከዛስ በኋላ። ለመውለድ በጣም የምትጨነቅ ከዛ ከወለደች በኋላ ደግሞ ለረጅም ጊዜ እሷ ብቻዋን ቆይታ የምትቆይ የምትይዝ እሷ እናት ናት ትለያለች እናትና እናት ማለት

እዚህ ማለት ያለንበትን ቦታ የሚያመለክት የጊዜ ያለንበትን ቦታ አሁን ያለንበትን ቦታ የሚያመለክት በዛ ዙሪያ ያለውን ነገር ሁሉ የሚያሳይ እሱን እዚህ ብለን እንጠራዋለን። በሌላ ማሻገር ከሌላ ማሻገር ቦታን የሚያመለክት ነው። ቦታን የሚያመለክት ጊዜን ብቻ ሳይሆን ቦታን በግልጽ ፍንትው አድርጎ የሚያሳይ ነው ቦታን በግልጽ ፍንትው አድርጎ አብራርቶ ከሚያሳዩት የሚያሳይ ነው እዚህ ማለት አሁን እዚህ የምንለው እሱን ነው ማለት ነው።

ቢሮ የሚለው ቃል ስራ ቦታ የሚያመለክት የምንሰራበትን ቦታ የሚያመለክት ሲሆን የመንግስት ተቋም ሊሆን ይችላል የግል ተቋም ሊሆን ይችላል ከዛ ውጪ ደግሞ ከመንግስት ጋር ያልተገናኘ የተራድኦ ተቋም ሊሆን ይችላል ብቻ የስራ ቦታን የሚያመለክት ነው። ይህም ደግሞ ተግባራችንን የምናከናውንበት ቦታ ቦታ ክፍል አንድ ክፍል ሊሆን ይችላል ወጥ ክፍል የሚሆን ብቻ ተግባራችንን ለማከናወን ከተቋም ሆኖ በተቋም ውስጥ ደግሞ ያለ ውስን የሆነ ክፍል እሱ ምን ተብሎ ይጠራል? ቢሮ ተብሎ ይጠራል። ይህ ተግባራችንን ለማከናወን የሚሰጠን ለየት ያለ አንድ ክፍል እሱን ነው ቢሮ ብለን የምንጠራው

ሌላው አሁን ደግሞ መታጠቢያ መታጠቢያ የምንለው ንጽህናችንን ለመጠበቅ ከራስ ፀጉራችን እስከ እግር ጥፍራችን ያለውን አካላታችንን ንጽህና ለመጠበቅ የሚያገለግለን እቃ። ወይም የምንታጠብበት እቃ እሱ መታጠቢያ ይባላል። መታጠቢያ በጣም ጠቃሚና አስፈላጊ ነው። የሚጠቅም ነው የሚያስፈልግ ነው። ለሰው ልጆች ደግሞ ንጽህና ወሳኝ ነገር እና መታጠቢያ የምንለው እሱን ነው

ኢንተርኔት የምንለው በርካታ መረጃዎችን ከውስጡ የምናገኝበት እምቅ የሆነ የመረጃ ቋት እሱ ኢንተርኔት ተብሎ ይጠራል። ኢንተርኔት የምንለው በርካታ የሆኑ መረጃ ስለማንኛውም ነገር በርካታ መረጃዎችን በውስጡ የያዘ። የተለያዩ የተለያዩ መረጃ የምንለዋወጥባቸውን። የመረጃ መተግበሪያዎች ለምሳሌ ቴሌግራም ሊሆን ይችላል። ፌስቡክ ሊሆን ይችላል ትዊተር ሊሆን ይችላል ኢንስታግራም እነዚህን ለመጠቀም የሚያገለግለን ዋናኛ ኢንተርኔት ነው። ኢንተርኔት ከሌለ እነዚህን ሁሉ መጠቀም አንችልምና። መረጃ ለመለዋወጥ የሚያገለግል እንዲሁም ለመጎልጎል ራሱ በጣም ብዙ ነገሮችን ለማግኘት የምንጠቀመው በኢንተርኔት ነው። ኢንተርኔት የምንለው ያ ነው

ልጅ፣ ልጅ፣ ልጅ፣ ማለት? ከአንድ ወንድና ከአንድ ሴት ከሁለቱ የ ግብረ ስጋ ግንኙነት ወይ በጋብቻ፣ በጋብቻ ሊሆን ይችላል፤ ከጋብቻ ውጪ ሊሆን ይችላል ሊፈጠር የሚችል፤ ከሁለቱ ሊወለድ የሚችል፤ የሰው ልጅ ዘሩን የሚተካ፤ ዘሩን ሲተካ ልጅ ይባላል። ያ ህፃን ትልቅ ሰው ለመሆን የሚፈጥረው የህፃን ልጅ ይባላል። እና ከሁለት ከአንድ ወንድ እና ከአንድ ሴት ሊፈጠር የሚችል እሱ ማን ይባላል? ልጅ ይባላል። ልጅ ይባላል። ህፃን ይኖራል ህፃኑ ከፍ ሲል ያው ህፃንም ብቻ ልጅ፣ ልጅ ይባላል የሚፈጠረው ከዛ ነው።

እሺ አጭበርብር የሚለው ቃል ምንን ያመለክታል ትእዛዝ እየሰጠ ነው? መጀመሪያ ደረጃ ማጭበርበር የምንለው ሰዎችን ማታለል የሆነውን ሆነ ብሎ መናገር። ያልሆነውን የሌለውን አለ ብሎ ማውራት። እሱ ማጭበርበር ይባላል። ማጭበርበር። ሰዎችን በውሸት እውነት ባልሆነ ነገር ላይ እውነት ነው ብሎ አስመስሎ የሚደረግ የስርቆት አይነት እሱ እሱም ማጭበርበር ይባላል። አጭበረብርስ አጭበረብር ስንል ግን ምን እያደረግን ነው? ለሰው ቀጥተኛ የሆነ ትእዛዝ እየሰጠህ ያውም ጾታው ወንድ ለሆነ ሰው አጭበርብር እያለ እየሰጠን ነው ማለት ነው። እና ማጭበርብር ለኔ ከህሊናም ከእግዚአብሔርም ትክክል ያልሆነ ተግባር ነው

እሺ ማስተዋወቂያ ማስተዋወቂያ ስንል ማስተዋወቂያ ስንል አንድን ነገር ለአንድ ነገር እውቅና ስንሰጥ ለምሳሌ ለተደረገው ነገር እውቅና ስንሰጥ ጥሩ ነው ብለን ስንመሰክርለት እሱ ማስታወቂያ ይባላል። የተመረተ ምርት ሊሆን ይችላል። አቅርቦት ሊሆን ይችላል የመንግስት ተቋም የግል ድርጅትም ሊሆን ይችላል። መንግስታዊ ያልሆነ ተቋም ሊሆን ይችላል ወይም የሲቪክ ማህበርም ሊሆን ይችላል። በነዛ ተቋሟት ውስጥ የተደረጉ ተግባራትን። ለዛ እውቅና ስንሰጥ ማህበረሰቡ ስለዛ ተቋም ግንዛቤ እንዲኖረው ስናደርግ አገልግሎቱን እንዲገለገልበት ደግሞ ስናበረታታ እሱ ማስታወቂያ ተብሎ ይጠራል። ማስተዋወቅ ግን ሚል ከሆነ ማስተዋወቂያ ግን ምንል ከሆነ አንድ አካል ከሌላ አካል ጋር ሰው ሚሻ አንድ ሰው ከሌላ ሰው እንዲተዋወቅ ስናቀራርባቸው እንዲተዋወቁ ሁኔታዎችን ስናመቻች እሱ ማስተዋወቂያ ይባላል

እሺ ጀልባ ማለት በ መሬት ላይ መሄድ የማይችል በወሃ ላይ ግን የሚጓዝ የወሃ መጓጓዣ ነው። ከአንድ የወሃው ጫው ወደ ሌላው የወሃው የውሃ ጫፍ ወይም ለመዝናናት እቃዎችንም ቢሆን ለማጓጓዝ ይገለገሉበታል። ለምሳሌ እንደ እግዚአብሔር ድልድይ ያለ ቦታ ለምሳሌ ከሆነ ሁለት መንደሮችን መሃል ላይ ትልቅ የሆነ የውሃ አካል ካለ እነሱን ሁለት መንደሮችን ለማገናኘት ጀልባ ይጠቀማሉ። ልክ በተሰርኩሎት ይሄን በስፋት ይጠቀሙታል ብዬ እላለሁ። እና ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ ከምንገለገልባቸው የውሃ የመጓጓዣ አይነቶች መካከል አንዱ ማን ነው ጀልባ ነው ማለት ነው። ጀልባ ምንድነው

ሰባት የሚለው ሰባት ማለት የመጀመሪያ ቁጥርን የሚያመለክት ነው። ቁጥርን እየጠራን ሰባት ጋር ስንደርስ እሱ ሰባት ይባላል ሰባት ደግሞ በጣም ትልቅ ቁጥር ነው። ብዙ ትርጉሞችን በውስጤ የያዘ ቁጥር ነው። አምላክ ከስራ ያረፈበት ቀን ነው። የሳምንቱ የቀናትም ብዛት ነው ሰባት እና ሰባት በሰው ልጅ ትርጉም የተሰራበት ነው የአምላክ ትንሳኤ የተደረገበት ቀን ነው። ሲኦል የተሸነፈበት አምባ እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን ከሞት ያነሳበት ቀን። ያ ሰባተኛው ቀን ሰባት ቀን ማለት ነው እና ሰባት አንደኛ ቁጥር ነው። ሁለተኛ በጣም ብዙ ትርጉም ያለው የተለያየ እይታ ያለው ቁጥር ነው ማለት ነው

እንግሊዝኛ ትችላለህ ለሚለው ጥያቄ? እንግሊዝኛ የመጀመሪያ ደረጃ ቋንቋ ነው እንደማንኛውም ቋንቋ ቋንቋ ደግሞ አፍ የምንፈታበት ቋንቋ አለ ከዚህ ጊዜ በኋላ የምንለምደው ቋንቋ አለ። እና ከነዛ ውስጥ ይመደባል ይሄም እና እንግሊዝኛ ቋንቋም ከነዛ ውስጥ የሚመደብ ነው። በአለማችን የመጀመሪያው በስፋት የሚነገር የመጀመሪያው ማንዳሪን ነው። ሁለተኛው እንግሊዝኛ ነው። እና በአለማችን በብዙ የአለም ክፍለ ሀገራት ሀገራት ውስጥ እንደ ስራ ቋንቋ ሆኖ የሚያገለግል ነው። በስፋት በአለማችን የሚነገር ቋንቋ ነው። እንግሊዝኛ ትችላለህ ወይ ለሚለው ጥያቄ? አዎ ያው እርግጠኛ በጣም እችላለሁ ፐርፌክት ነው ባልልም ግን ያው በስሱ እችላለሁ። እንግሊዝኛ

እሺ ደህና ሁን። ማለት ስንብትን ሚያሳይ ያው ስንብትን ሚያሳይ ነው። እና ለረጅም ጊዜ የማናገኘውን ሰው የምንሰናበቱ። በዚህ ቃል ነው ደህና ሁን በሚል ደህና የምንለው ደህንነቱን ሰላሙን በጤና ላይ ደህና እንዲሆን መልካም ሆኖ እንዲቆይ ለፈጣሪ እንደምመኘት ነው። እንደ ስንብት ነው። እና ሳገኝህ ምን ሆነ? ላገኝህ ደህና ሆነህ መልካም ሆነህ ጤንነት ላይ ሆነህ ሰላም ላይ ሆነህ ላገኘህ። ያንን ያንን በውስጣችን ያለውን መሻት ለመግለጽ የምንጠቀምበት። ነውና ደህንነትን ለማመልከት ወይም ደህንነት ለሰውየው ለምንሰናበተው ሰው ደህንነት እንደምንመኝለት ለማመልከት የምንጠቀመው ነውና። ደህንነትን ሰላምን ፍቅርን እና መልካም የሆነ ነገርም ለሰውየው የምንመኝ ብሎ በዚህ ነውና ደህና ሁን ምንለው ከዚህ የተነሳና

አጎት ማለት የእን ወይም የአባት ወንድም የሆነ ሰው የእናት ወይም የአባት በእኛ ሀገር አጎት የምንለው የእናት ወይም የአባት ወንድም የሆነ ሰው ያንን ሰው ምን ብለን እንጠራዋለን አጎት ብለን እንጠራዋለን በአንዳንድ ሀገራት ደግሞ ለምሳሌ በምስራቅ የአለማችን ክፍል ለምሳሌ ቱርክ ላይ ምን ተብሎ ይጠራል አጎት የምናውቀውን ሰው አጎቴ በጣም የምንቀርበውን ሰው ወንድሜ ወይ ከእኛ የሚበልጠውን ሰው ደግሞ ሰው ደግሞ አጎት ብለው ይጠሩታል። ያ የዘመድ የስጋ ዝምድና ኖሮ ሳይሆን ካላቸው መልካም ቀረበታ ለሰዎች ካላቸው መልካም ቦታ የተነሳ እንደዛ ብለው ልጠራቸው ይችላሉ።

ደረሰኝ ደግሞ በሌላ መልኩ የምንለው ምንድነው? ስንል ደረሰኝ እቃ ገዝተን የእቃው ተመን ዝርዝር ዋጋ መንግስት የሚያነሳው ዋጋ ሙሉ ጠቅሎ የያዘ የሂሳብ ቢል ደረሰኝ ተብላ ትጠራለች የሚመጣው የዋጋ ዝርዝር ይዛ ባለቤቱን እንዲከፍለው የተጠቀመውን ወይም የገዛውን ወይም የተገለገለውን አገልግሎት አይነት የእቃውን አይነት ዝርዝር ከነዋጋ ምን እንደሆነ እሱን የምታስቀምጥ እሷ አስቀምጣ ይዛ ዋጋውን ይዛ ምት ያለች እሷ ደረሰኝ ልንል እንችላለን። ሌላው እጣ እጣ ለምሳሌ እጣ ደረሰኝ እንላለን ደረሰኝ የምንለው እጣን ለማመልከት የምንጠቀመው ሌላኛው ትርጉም ነው። ማለት ነው እና ደረሰኝ ሲል አንድ ሰው ከሁለት አንገል አንደኛ እጣ ሁለተኛ ገንዘብን የሚከፍለውን ገንዘብ ሊሆን ይችላል። እና ከሁለት አንዱ መድረስን ያሁን አሁንም የሚያሳይ ነው

አዲስ የሚለው ቀን። ገና ብዙም ሰው ያልተገለገለበትን ብዙም ሰው ያላወቀውን ነገርን ለማመልከት የገባ ቃል ነው የሚጠቀመው ቃል ነው። ለምሳሌ አዲስ ነው ከፋብሪካው ተመርቶ ወይም ወደ ገበያ ወጥቶ ብዙ ሰው ላይ ያላ ያልታየ ሊሆን ይችላል ወይ ደግሞ እኛ ራሳችን ስንገዛ ያልተገለገልንበት። ሲሆን አዲስ ብለን እንላለን። ሌላው አዲስ የሰው ስም የወንድም የሴትም ስም መጠሪያ ስም ሊሆን ይችላል። ሌላው መልካ ገና ለምሳሌ ከአንድ አመት ወደ ሌላ አመት ስንሻገር ምን እንላለን አዲስ አመት እንላለን። እና አዲስ የሆነ ነገርን መልክ ገና ያልተጀመረ ያልተነካ ያልተገለገልንበት ያልተጠቀምንበትን ለማመልከት አዲስ ብለን እንጠቀማለን ማለት ነው። ይሄንን ቃል እንጠቀማለን

አሁን የመጣልኝ ጥያቄ ደግሞ ግብር ማለት ነው ግብር ከቁልፍ ቀረት ማዕከል ግብር ምንኛው ነው። ግብር ለመንግስት ከምናገኘው ላይ የምንከፍለው ይሄ ደግሞ መሰረተ ልማቶች የሚውል መንግስት በሀገሪቱ ላይ የሚያስፈልጉ በጣም መሰረታዊ መስጠት ነገሮችን የሚሞላበት ነገር ነው። እና ግብር ሰው ከሚያገኘው ላይ የሚከፍለው ለመንግስት የሚከፍለው እሱ ግዳጅ ነው። በነገራችን ላይ የዜግነት ግዴታችን ነው። እና ከምናገኘው ላይ የምንከፍለው ደሞዝተኛ ከደሞዙ ላይ ነጋዴው ከሚነግደው ላይ

ክሬዲት ካርድ ስንል በእኛ ሀገር ላይ ክሬዲት ካርድ የለም። በባንክ ላይ ያለ ኤ ቲ ኤም እንደማለት ይሆን? ምን አልባት? የ ኤ ቲ ኤም ካርድ ማለት ሊሆን ይችላል። ግን ክሬዲት ካርድ የምንለው ምናልባት ከቴሌ በብድር የምንገዛውን ካርድ ለመግለጽ ይሆናል እንጂ፤ እኛ ሀገር ላይ ክሬዲት ካርድ አልተለመደም። ነገር ግን ኤ ቲ ኤም ካርድ የተለያዩ ባንኮች ላይ ቡክ እንከፍታለን፤ ቡክ በምንጠፍቅበት ጊዜ በቡክ ማውጣት ካልፈለግን፣ ካልቻልን፣ የማንችልበት ሁኔታ ውስጥ ሲሆን በካርድ እንድንጠቀም የሚሰጡንን ካርድ እኛ ኤቲ ክሬዲት ካርድ ሳይሆን ኤቲኤም ካርድ ነው የምንለው። ምናልባት ሌላ መጠሪያ ካለው አላውቅም። ግን የማውቀው መጠሪያ ይሄ ነው ማለት ነው ይሄ ነው። ሌላ መጠሪያ እንዳለው ከዚህ የበለጠ የጠለቀ መረጃ የለኝም ማለት ነው።

ፕሮግራም ማለት አንድን ተግባር ለማውጣት አንድን ተግባር ለማከናወን ተበቼ ለማከናዎን ጊዜውን ከፋፍለን በእቅድ ካስቀመጠን እሱ ፕሮግራም ይባላል ፕሮግራም ይባላል። ፕሮግራም ይባላል። ብዙ ተግባራትን በውስጡ የዝርዝር ተግባራትን እቅድ በውስጡ የያዘው በጊዜ የተከፋፈለ ነገር እሱ ፕሮግራም ይባላል። ከዛ ባሻገር ፕሮግራም የምንለው መንፈሳዊ ፕሮግራም ሊሆን ይችላል። ሰርግ ፕሮግራም ሊሆን ይሆን በሃያ ዘመን ይሆን። በጊዜ የተገደበ። በጊዜ የተገደበ ሲሆን እሱን ምን እንለዋለን? ፕሮግራም ብለን እንጠራዋለን ማለት ነው

እሺ ማክሰኞ ማክሰኞ የሚለው ከሳምንቱ ቀናት መካከል አንዱ ሲሆን ይህም ቀን ሁለተኛው የሳምንቱ ቀን ነው። ይህ ቀን ደግሞ መልካም የሆነ ቀን ከሚባሉት መካከል አላችሁ ይባላል። ቀናቶች ውስጥ መካከል የሚመስለው

ትምህርት ቤት ትምህርት ቤት በርካታ የቤቶች ስብስብ ያለበት ሲሆን በርካታ ህንፃዎች ሊሆን ይችላሉ መኖሪያ ያልሆኑ ግን ህንፃው በርካታ ክፍሎች ያሉበት ሲሆን ትምህርት የሚገበይበት ነው ትውልድ የሚታነጽበት ትውልድ የሚታነፅበት ትውልድ የሚቀርጽበት ቦታ እውቀት የሚገበይበት እውቀት የምንሸምትበት ቦታ ያ ቦታ ትምህርት ቤት ተብሎ ይጠራል ትምህርት ቤት በመምህራንና በተማሪዎች እንዲሁም በሌሎች አጋሽ ሰራተኞች የተሞላ ሲሆን ሁሉም ለትውልድ መታነጽና መቀረጽ የበኩላቸውን አስተዋጽኦ ይወጣሉ በጥቅሉ ይሄ ሁሉንም የያዘ ተማሪዎችን መምህራንን ድጋፍ ሰጪ ሰራተኞችን እና ሌሎችን የያዘ ተቋም ምን ተብሎ ይጠራል ትምህርት ቤት ተብሎ ይጠራል።

መናፈሻ ማለት አእምሮአችንን የምናድስበት እንዴት ነው? የምንዝናናበት ቦታ ምን ተብሎ ይጠራል መናፈሻ ተብሎ ይጠራል መናፈሻ በርከታ የሆኑ የህብረተሰብ ክፍሎች ሊዝናኑበት የሚችል ሊሆን ይችላል ለምሳሌ ህፃናት ሄደው የተለያዩ መጫወትን መጫወቻዎችን የሚጫወቱበት ወይም እና በተፈጥሮ ደግሞ የተከበበ ይሆናል ስለዚህ ከተፈጥሮ ጋር ረጅም ጊዜ የምንወስድበት የምናወጋበት ቦታ ያ ቦታ ምን ተብሎ ይጠራል መናፈሻ ተብሎ ይጠራል

ሶስት የሚለው ሶስት ቃላት ሶስት ፊደላትን የያዘ ሲሆን ይሄን በውስጡ የተወሰኑ ቃላትን ይዟል የተወሰኑ ቃላትን የተወሰኑ ሶስት ፊደላትን ይዟል ሶስት ማለት ሶስተኛ ነው። ሶስተኛ ደግሞ ስንል ስላሴን ያሳየን ሶስት እስከሚለው የመጣነው ሶስት ማለት ወልደ መንፈስ ቅዱስ ወይም ደሞ ጠቃሚ መረጃም ያዙት

እሺ አቀራረብ ወሳኝ ነገር ነው ጠቃሚና አስፈላጊ ነው። በምናቀርብበት ጊዜ ጠንቃቃ መሆን አለብን። አቅራረብ ወሰኝና መሰረታዊ ነገር ነው። ኩል መሆን አለብን ብዬ አምናለሁ እና። ኩል ካልሆነ አስቸጋሪ ነው ትንሽ ይከብዳል። እና በተቻለ መጠን አቀራረባችን ቆንጆ መሆን አለበት ብዬ

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። ሚዲያ መተግበሪያዎችን እከፍታለሁ ወዳጅ ዘመዶቼ ምን እንዳደረጉ የተላከ መልእክት ካለ እመልሳለሁ። ከዛ ባሻገር ደግሞ መልእክቶችን ከመለስኩ በኋላ ሰዓታት ያልፋሉ። ግን ይህ ጤናማ አይደለም። ምክንያቱም ሌሎች ነገሮችን ማድረግ ማቅደም አለበት። ማንበብ ያስፈልጋል ያካል በቃ እንቅስቃሴም ያስፈልጋል። ግን ስልኬም ያስፈልገኛል ነገር ግን አስተያየቶችን ማንበብ ኮመንቶችን መመልከት አስተያየቶችን ማንበብ እወዳለሁ። ወደ እነዛ አመንዝናለሁ። እና ጠቃሚ ስልክም ጠቃሚ ለሆነ ጊዜ ብቻ መጠቀም ያስፈልጋል። ስክሪን ደግሞ ይሄን መቀነስ ደግሞ ያስፈልጋል አጠቃላይ

ስለ ደስታ ስናወራ ደስታ በተለየ መንገድ ልንገልጸው የምንችለው ነገር ነው። ደስታ ለሰው ልጆች አስፈላጊ ነው ጠቃሚ ነው ከምንላቸው ውስጥ አንዱን ነገር ነው የሰው ልጅ በህይወቱ ሲኖር ደስተኛ መሆን አለበት ተብሎ ይታመናል። ደስተኛ ብንሆን ጥሩ ነው ይበልጥ ያው ለኑሮ ደስተኛ ብንሆን መልካም ነው። እላለሁ

የእራት የምሳ ጊዜ ይመጣል፤ ያው ምሳ ሲደርስ፣ የምሳ ሰዓት ሲደርስ ደግሞ ከቢሮ መውጣት የግዴታ ነው፤ ምክንያቱም ወደ ካፌቴሪያ ወይም ወደ ቤት ሄዶ ምግብ መመገብ ያስፈልጋል። ምግብ ካልሆነ፣ የቋጠርነው ምሳ ካለ የቋጠርነውን ምሳ እንመገባለን፤ ምን ቋጥረህ መሰለህ? ደግሞ እናት፣ አጋዥ ሊሠራልን ይችላል፤ ይህን ደግሞ በተለያየ መንገድ የቋጠርነውን ምሳ ልናሞቅ እንችላለን፤ በስቶቭ እናሞቃለን፣ በስቶቭ እናሞቃለን፤ ከዚያ የምንጠቀመው ደግሞ ከጓደኞቻችን፣ ከባልደረቦቻችን ጋር አብረን እንበላለን፤ በጋራ ከተመገብን በኋላ ደግሞ የቡና ሰዓት ይኖረናል። በዚያ ሰዓት ጨዋታ ይነሳል፤ ጨዋታ ይኖራል፣ ቀልድ መቅለድ ምናምን ነገር ይኖራል፤ ከስራ ባልደረባ ጋር ይህ ይህ የሚፈጠርበት ጊዜ ነው። እና ይህ ደግሞ የምሳ ሰአታችንን ቆንጆ ያደርገዋል ማለት ነው።

ማህበራዊ ሚዲያ በእረፍት ጊዜ መጠቀም ያስፈል መጠቀም ያስፈልጋል። ግን የማህበራዊ ሚዲያ በጣም መጠቀም የሱሰኛ ያደርጋል የአእምሮ ጤናን ይጎዳል። ይህንን ደግሞ በተቻለ መጠን መቀነስና በሰአት ገደብ ማድረግ ያበጃል። ካልሆነ ግን በጣም ማህበራዊ ሚዲያመጠቀሚያ መሳሪያና ህይወትን ያዛባል ያ ደግሞ ህይወት አይሆንም። ህይወት ደግሞ በትክክል ህይወታችንን የምንመራበት ያ ነገር ነው እንጂ እሱ ጠቃሚ አይደለም ብዬ እላለሁ

የልጅነት ጊዜየን ስዘክር ደስ ይለኛል። የምንዘክረው ደግሞ በተለያዩ ከጓደኞቻችን ጋር። በምንጫወት ጊዜ በተለያዩ በዛፎች ላይ በመውጣት። ወንዝ ዋና በመዋኘት እና የአያቶቻችንን አያታችን ታሪክ በሚነገረን ትልቅ ሰዎች አሉ ትልቅ ሰዎች ታሪክ ይነግሩናል። ይሄም ደግሞ ወደ ገጠሪቷ ወደ ሀገር ክፍል በመሄድ ነው። እና የትምህርት ቤት ደግሞ ያለው ርቀት ይኖራል። ከዛ በኋላ። በመንገድ ላይ ደግሞ የመጠባብቅ ነገር። አንዱ ሲደክመው አንዱ እና ልጅነት በጣም መልካም ነው። እና ያ ጊዜ ሊዘከር ይገባዋል እላለሁ

መጽሐፍትን ማንበብ በጣም ጠቃሚ እና አስፈላጊ ነው ብዬ አምናለሁ መጽሐፍ ማንበብ የምወደው ተግባር ነው በየሳምንቱ አዳዲስ መጽሐፍትን ማንበብ ያስፈልጋል ምክንያቱም አለም ላይ ታሪኮች በጣም ብዙ ታሪኮች አሉ ይፈጠራሉና ምናባዊ ቦታዎችን በመጽሐፍ ውስጥ እንጎበኛለን እጎበኛለሁ አዳዲስ ነገሮችን እንማራለን አንዳንድ መጽሐፍት ደግሞ ያልቃሉ። ጊዜያቸው እንትን ነው። እና ደግሞ ደስተኛ እሆንባቸዋለሁ። ያስቁኛል። የደራሲዎችን ጭንቅላት አደንቀዋለሁ። ብልህነታቸውን፣ ቃላት ከየት እንደሚያመጡ። እና በጣም መጽሐፍ በማንበብ ጥሩ ነው። ቤተ መጽሐፍትንም ሄዶ ማንበብ መልካም። አእምሮን ያሳድጋል። አስተሳሰባችን ይሰፋል። ያን መጠቀም አስፈለጊ ነው። ጠቃሚ ነው ባይ ነኝ